መጠበቅ ታግድ ነው የሚለውን እኔ እንደተረዳሁት ከሆነ ያው መጠበቅ ግዴታ ነው በሚለው ነው የወሰደኩት። እና መጠበቅ ግዴታ ነው። እኔ በተለይ መጠበቅ ባለብኝ ሁኔታ ላይ ግን መጠበቅ ግዴታ ነው በተለይ ዘበኝነት ወይም የተለየ የስራ ግዴታዎች ላይ ከተቀጠርኩ መጠበቅ ግዴታ ነው። ግን እኔ አሁን በለውበት ሁኔታ ጠባቂም አይደለሁም አልጠብቅም። እና መጠብቅ አሁን ላይ

ላፕቶፕ አለህ? ላፕቶፕ ለጊዜው የለኝም። ያው ለጊዜው እየተጠቀምኩት ያለሁ ተች ስልክ ነው። ላፕቶፕ ያው ለወደፊት የመግዛት እቅድ አለኝ። እስካሁን ባለው ድረስ ግን ላፕቶፕ የለኝም።

ማታ ምን አይነት ድምጽ ትሰማለህ? ያው እኔ ማታ የምሰማው ድምጽ። ያው በየቀናቶቹ የሚያጋጥሙ የድምጽ አይነቶች ይለያያሉ። ግን አብዛኛውን ጊዜ የተለመደ እኔ በማታ የምሰማቸው ድምጾች። አብረውኝ የተኙ ሰዎች በአንቀለፉበት ሰዓት የማንኳረፍ። ድምጽ ያሰማሉና ያን እሰማለሁ። እንዲሁም የጨለማው ግርማ ሞገስ። ተከትሎ በጨለማ የሚጮሁ ነፍሳቶች አሉ። የነሱን ድምጽም

እጅ መጨባበጥ ትወዳለህ? እጅ መጨባበጥ ያው ደስ ይለኛል። ያው በተለይ እጅ መጨባበጥ ከምወዳቸው ጓደኞቼ ጋር ፍቅሬን ለመግለጽ እጅ መጨባበጥ በጣም ደስ ይለኛል። እንዲሁም የተለያዩ ስምምነቶችን ለምሳሌ የሽያጭ ስምምነት ሊሆን ይችላል ስምምነት በደረስንበት ሰዓት እጅ መጨባበጥ ደስ ይለኛል አሪፍ ነገር ነው። በተለይ እጅ የመጨባበጥ ጉዳይ ኮሮና ቫይረስ መከሰቱን ተከትሎ እጅጉን የተቀዛቀዘና ያው ደስ የማለቱ ነገርም እየቀነሰ የመጣ ቢሆንም በእኛ ማህበረሰብ ዘንድ እኔም በግሌ ከኮሮና ቫይረስ በኋላ እጅግ በጣም በእጅ የመጨባበጡ ጉዳይ የቀነስኩት ቢሆንም ግን በእጅ መጨባበጥ ደስ ይለኛል። ያው አሪፍ ነገር ነው ደስ ይላል።

መንዳት ትችላለህ? አዎ እችላለሁ። አዎ መንዳት እችላለሁ። ሳይክል ብዙ ጊዜ እነዳለሁ በጣም ያስደስተኛል። እና ሳይክል በጣም እነዳለሁ የኔ የግሌም ሳይክል አለኝ። እና ብዙ ጊዜ ሳይክል እነዳለሁ ደስ ይለኛል መንዳትም እችላለሁ

የምትወዱት ምግብ ምንድነው? ያው እንዳልኩት ምግብ ብዙ አይነት የምግብ አይነቶች እኔ የምወዳቸው ምግቦች አሉ በተለይም ደግሞ ስፔሻሊ ቀይ ስር እንዲሁም ቀይ ስር እናድነች እጅግ በጣም የምወዳቸው የምግብ አይነቶች ናቸው። ጠቀሜታቸውም እጅግ ላቅ ያለ ነው። እጅግ በጣም የምወዳቸው ምግቦች ናቸው ማለት ነው ቀይ ስርና ድንች በጣም የምወዳቸው ምግቦች ናቸው

አስተያየት መቀበል ትወዳለህ አዎ እጅግ በጣም እወዳለሁ። በስራ አለም ላይ ያለ ሰው አስተያየት መቀበል እጅግ በጣም ግዴታም ነው። እና እኔ አስተያየት በጣም እቀበላለሁ በጣም አስተያየት የሚሰጥ ሰው እጅግ በጣም ያስደስተኛል። በተለይ እኔ ስለምሰራው ነገር አስተያየት ሲሰጠኝ ክፍተቴ ስለሆነ ሚነገረኝ ከክፍተቴ ተምሬ የተሻለ ስራ እንድሰራ ስለሚያግዘኝ። እንዲሁም የተሻለ አስተያየት ማለት ያው የተሻለ ሀሳብ ማምጣት ማለት እና ያው የጎደለውን ነገር ለመሙላት የሚሰጥ አይዲያ ስለሆነ። አስተያየት በጣም ደስ ይለኛል እቀበላለሁ እወዳለሁ

በባህላችሁ ሰርግ እንዴት ይከነወናል? ያው እንደኛ ባህል ሰርግ የሚከናወነው ሰርግ አስራጊዎች ወይም የሙሽሮች እናትና አባቶች እጅግ በጣም በሰፊው ዝግጅት አድርገው እጅግ በጣም ብዙ ወጪ ፈሰስ ተደርጎለት ከሰርግ በላይ እኛ አካባቢ ወጪ ፈሰስ የሚደረግበት የትኛውም ሴርሞኒዮ ወይም ፕሮግራም የለም። ሰርግ እጅግ በጣም በደመቀ ሁኔታ በተለይ ቤተ ዘመዱን የሚያገናኝ ከዘመድም በላይ ደግሞ ባይዱ ሁሉ መጥቶ የሚጠጣበት የሚጨፍርበት እንዲሁም ብዙ ሀኖት የሚገናኝበት አንዱ መገናኛ መንገድ ነው። ሰርግና ሰርግ እጅግ በጣም ትልቅ ቦታ የሚሰጠው ነገር ነው። በተለይ ለሙሽሮቹ የዘላለም የህይወት ምዕራፋቸውን የሚይዙበት ክስተት ስለሆነ ለሙሽሮቹ እጅግ በጣም ስፔሻል የሆነ ዝግጅት ነው። ለህዝቡም ደግሞ ሰርግ እጅግ በጣም ትኩረት የሚሰጠውና እጅግ በጣም በሰው ዘንድ የሚያስደስትና ደስ የሚል የባህል ወግ ስነ

ወደ ስራ ምን ልብስ ትለብሳለህ? ያው እኔ ተማሪ እንደመሆኔ መጠን። ያው የኔ ስራ ትምህርት ነው ወደ ትምህርት ስሄድ። በኛ ትምህርት ቤት የተዘጋጀ ለሁሉም ተማሪወች ተመሳሳይ የሆነ ልብስ ዩኒፎርም አለ። ወደ ስራ ወይም ወደ ትምህርት ስሄድ የምለብሰው ዩኒፎርም ነው። ያው ሁሉም ተማሪ ተመሳሳይ ዩኒፎርም መልበስ ስላለበት ወደ ስራ ስሄድ የምለብሰው ዩኒፎርም

የምሳ እረፍቶ ምን ያህል ጊዜ ነው? ያው የምሳ እረፍታችን አንድ ሰዓት ተኩል የሚሆን የምሳ ሰዓት እረፍት አለን። እና ያው መቼም የሰው ልጅ በስራ አለም ላይ እያለ የእረፍት ሰዓት ግድ ነው አስፈላጊ ነገርም ነው። እና እኔ የእረፍት ሰዓቴ አንድ ሰዓት ተኩል ነው እና ሰዓት ያው ለምሳ የምትሰጠው ሰዓት ናት። የእረፍት ሰዓት

ልብሶችህ በስርዓት የተቀመጡ ናቸው አዎ እጅግ በጣም በስርዓት የተቀመጡ ናቸው። ልብሶችን ያው በምቀይርበት ሰዓት ሆነ አጥቤ በማስቀመጥበት ሰዓት እጅግ በጣም ስነ ስርዓት ባላቸው መልኩ ነው የማስቀምጠው። እንዲሁም በማጣጠፍ በስነ ስርዓት በማጣጠፍ እና በስነ ስርዓት በማስቀመጥ ልብሶችን እጅግ በጣም በስርዓት አስቀምጬ በስርዓት ተንከባክቤ ነው የሚይዛቸው። እና ልብሶቼ እጅግ በጣም በስራት የተቀመጡ የተደረደሩ ናቸው

ደብዳቤ መጻፍ ትወዳለህ? ደብዳቤ መጻፍ ደስ ይለኛል። በተለይ ድሮ ላይ ከሩቅ ቦታ ያሉ እህት ወንድሞቼን መልእክት ለማድረስ በደብዳቤ መልኩ ጽፌ እልክ ነበረ። አሁን ላይ ግን ያው ጊዜው ዲጂታላይዝድ እየሆነ ሲመጣ በተለይ በስልኬ በኦንላይን መላክ እችላለሁ። ያው ደብዳቤ እጅግ በጣም ጠቃሚና በተለይ አባቶቻችን እናቶቻችን ድሮ ላይ ወደ ሌላ ቦታ መልእክት ለማድረስ በደብዳቤ ሲጠቀሙበት የነበረ የመልእክት ማስተላለፊያ የጽሁፍ መንገድ ነው። እና ደብዳቤ እጅግ በጣም እወዳለሁ። ያው አሁን ላይ ያው ቴክኖሎጂው ተስፋፍቶ በኦንላይን መላክ ስለምችል ነው እንጂ ደብዳቤ መጻፍም መላክም እወዳ

ወደ የትኛው ቦታ ተጉዘህ ታውቃለህ? እኔ በጣም ወደ ብዙ ቦታዎች ተጉዤ አውቃለሁ። በተለይ ከእነዚህም ውስጥ እጅግ በጣም የማዘወትራቸውና የምጓዝባቸው ቦታዎች። እንደመናፈሻ አይነት ቦታዎቹ በተለይ ድብርትና የተለያየ ነገር በሚገጥመኝ ሰዓት ራሴን ኢንጆይ ለማድረግ ወይም ለማስደሰት ወደ መናፈሻ ቦታ ሄጄ እዝናናለሁ። እንዲሁም ደግሞ ወደ ስፕሪችዋል ወይም ሪሊጅየስ የሆኑ ቦታዎች ወደ ቤተክርስቲያን እኔ ያው በእግዚአብሔር የማመን ሰው ነኝ። እና ወደ ቤተክርስቲያን እጅግ በጣም እሄዳለሁ። ወደ ቤተክርስቲያን ቦታም ብዙ ጊዜ እሄዳለሁ እና በጣም ብዙ ቦታዎች ላይ እሄዳለሁ። ግን እነዚህ ቦታዎች ላይ ሞራ ተኩሬ ተጉዤ አውቃለሁ እሄዳለሁ

የድሮ ፎቶዎችህን ትይዛለህ አዎ አዎ የድሮ ፎቶዎቼን በፍላሽ እያንዳንዱ ፎቶዎቼን አስቀምጬ እይዛለሁ። እንዲሁም ደግሞ በሃርድ የተነሳኃቸውን ፎቶዎችን በመጋዘን በቦክስ ውስጥ የፎቶ ማስቀመጫ በማበጀት ከዛ ውስጥም አስቀምጣለሁ። ምክንያቱም የኔ የድሮ ፎቶዎቼ በተለይ ያለፉበትን ነገር የሚያስታውሱኝ የድሮ በልጅነት የነበሩ ጓደኞቼን የነበሩ ሁኔታዎችን በተለይ በፎቶ መልኩ እንዳረሳ የሚያደርጉኝ ነገሮች ስለሆኑ። የድሮ ፎቶዎቼን እይዛለሁ። እንዲሁም የተለያዩ ዛሬ ላይ አብረው እየሌሉ ሰዎችን እና ድሮ ያሳለፍናቸውን ነገሮች ትዝታ ለመጋራት እጅግ በጣም ስለሚጠቅሙ የድሮ ፎቶዎችን እይዛለሁ። አስቀምጣለሁ። የድሮ ፎቶዎችን ትልቅ ትምህርት ይሰጡኛል ያለፉበትን መንገድ ያስተምሩኛል እጅግ በጣም ጠቃሚ ነገሮች ናቸው። እኔ

በልጅነትህ የምትወደው ጨዋታ ምን ነበር? በልጅነቴ ያው ብዙ ጫጫቶችን ተጫውቼ አድጊያለሁ። በተለይ በልጅነቴ የምወደው ጨዋታ በጣም የምወደው ጨዋታ ያው መዝሙር ነው። ያው መዝሙር ነው። "ልጅነቴ ልጅነቴ ማርና ወተቴ" ያለን የምንዘምረው መዝሙር ነበረ እና ይህንን መዝሙር እጅግ በጣም እወዳለሁ። ስንዘምረው ልዩ ስሜት ልዩ እርካታ ይሰጠኛል በጋራ ነው የልጅነት ጓደኞቼ ተሰብስበን በአንድ ላይ ነው የምንዘምረው። መዝሙር እንደ አጠቃላይ ደስ ይለኝ ነበር። በተለይ በልጅነቴ ህፃን ሁኜ አንደኛ ክፍል ሁለተኛ ክፍል በመማርባቸው ሰዓታቶች የሚዘመሩ መዝሙሮች ነበሩ። ሳይንስ ሳይንስ መድኃኒቴ አስታወሰኝ ጤንነቴ ፊቴን ታጥቤ ቁርሴን ታጥቤ ፊቴን ታጥቤ እጀን ታጥቤ ቁርሴን አሁንስ ትዝ አለኝ ከጤና ጋር የሚመስሉ ዝም መዝሙሮችን ከጓደኞቼ ጋር ዘምር ስለነበረ እጅግ በጣም የምወደው የስራ አይነት መዝሙር ነበረ ማለት ነው።

ማታ በምን ሰዓት ትመገባለህ? ያው ማታ የምመገብበት ሰዓት በተለይ አስራ ሁለት ሰዓት ስራ ወጥቼ ወደ እቤት እመጣ እና ብዙን ጊዜ እኔ የምመገብበት ሰዓት ማታ ሁለት ሰዓት ነው። ያው ባለቤቴም ከስራ አስራ ሁለት ሰዓት ትወጣለች። ይቅርታ ባለ ያው ከስራ አስራ ሁለት ሰዓት ትወጣለች እና አስራ ሁለት ሰዓት እዛ ምግብ ተሰርቶ እስከ ሁለት ሰዓት። ምግብ መስራት ያቆያል እና ሁለት ሰዓት አካባቢ እራት

መተግበሪያዎችን ታወርዳለህ? አዎ። አወርዳለሁ እጅግ በጣም ብዙ መተግበሪያዎችን አወርዳለሁ ከእነዚህም መካከል ለምሳሌ ለ ትሩ ኮለር ቴሌግራም ዋትሳፕ የተለያዩ መተግበሪያዎችን አወርዳለሁ። እና መተግበሪያዎችን በማውረድ እጠቀማለሁና ብዙ ከ በተለይ ብዙ ግልጋሎት ለማግኘት የተለያዩ መተግበሪያዎችን ማውረድ ጠቃሚ ነው አሪፍ ነው። እና እኔም አወርዳለሁ

ማታ ከስራ በኋላ ምን ታደርጋለህ? ያው ማታ ከስራ በኋላ የማደርገው ነገር በተለይ ያው ለማታ የተለያዩ ምግቦችን በመስራት አግዛለሁ። እንዲሁም የተለያዩ ጓደኞቼ ጋር በመደዋወል የተለያዩ ምክረ ሀሳቦችን እለዋወጣለሁ። እንዲሁም ደግሞ ቤተሰቦቼን ስለሚያስፈልገው ነገር እና ስለሚሆነው ነገር ነገ ማድረግ ስላለብን ነገር ብዙ ውይይቶችን አደርጋለሁ። እና ብዙ ድጋፎችን ውይይቶችን ምክረ ሀሳቦችን አደርጋለሁ እና ከስራ መልስ ማታ ላይ የምሰራቸው ስራዎቹ

የስልክ ካሜራ ትጠቀማለህ እጅግ በጣም እጠቀማለሁ በተለይ የክብረ በዓላት ሰዓት የተለያዩ በዓላቶች በዓላቶችን ከጓደኞቼ ጋር በማከርበት ሰዓት ለባአሉ ትውስታ የሚሆኑና ከ የጓደኞቻችን ማስታወሻ የሚሆኑ ፎቶዎችን በስልክ ካሜራ እንነሳለን። እንዲሁም የተለያዩ ነገሮችን በስልኬ ካሜራ በማንሳት እይዛለሁ። እና የስልክ ካሜራ እጅግ በጣም እጠቀማለሁ። ወሳኝም ነገር ነው ተጠቃሚ ነኝ

ሹራብ መስፋት ትችላለህ? ሹራብ መስፋት በእውነቱ ያው እችላለሁ ማለት አልችልም ሞክሬ አላውቅም እና በተለይ ልብሶቼ በሚቀደዱበት ሰዓት ያው ልብስ የሚሰፉ ከተማችን ውሰጥ ስፌት ሰራተኞች ስላሉ ልብሶቼ ሲቀደዱ ከእነሱ ወሰጄ በብሬ አሰራለሁ እንጂ እኔ ሰፍቼ አላውቅም እና አልችልም።

ስልጣና ትወስዳለህ አዎ ስልጣና እወስዳለሁ። በተለይ እኔ ተማሪ እንደመሆኔ መጠኔ ከትምህርት ጎን ለጎን የተለያዩ ስልጠናዎችን እወስዳለሁ። ከእነዚህም መካከል እኔ ከምወስዳቸው ስልጠናዎቹ መካከል አንደኛው ይሄ ላይፍ ስኪል ስልጠና አለ። እንዲሁም ቪዲዬ ኢዲቲንግ እና ግራፊክስ ዲዛይን ስልጠና አለ እሱን እወስዳለሁ። እንዲሁም ኮምፒውተር ትሬኒንግ አለ እሱን እወስዳለሁ። የተለያዩ የስልጣን አይነቶችን እወስዳለሁ እከታተላለሁ

ማንሳላት ልታደርግ አለ አዎ አደርጋለሁ። ያው የሰው ልጅ የእለት ተእለት ኑሮውን በሚመራበት ሰዓት በተለይ በማሰብ በመንሰላሰል ነው የሚመራው። እና እኔም ማታ ላይ ቁጭ ብዬ ነገ ስለምሰራው ስራ አንሰላስል አለው አስባለሁ። እና በማሰብ በማንሰላሰል ነው ስራዎቹን የምሰራው ማለት ነው።

ሳንቲም ትቆጥባለሁ አዎ ሳንቲም እቆጥባለሁ በተለይ እኔ የምቆጥባቸው ሳንቲሞች ሳንቲም ኢትዮጵያ ውስጥ በመጥፋት ላይ ያለ ነገር ነው። እና በተለይ የድሮ ሳንቲሞች አምስት ሳንቲም አስር ሳንቲም ሃያ አምስት እና ሃምሳ ሃምሳ ሳንቲም የሚባሉ ሳንቲሞች የሚባሉ አሉ። በተለይ እነሱን ለቅርስነት እና ለልጅ ልጆቼ እንደዚህ አይነት ሳንቲም ተገበያይተናል። ብዬ ትምህርትን ለመስጠት ሳንቲሞችን አስቀምጣለሁ እቆጥባለሁ

ሰዎችን በአይን ትመለከታለህ? አዎ እመለከታለሁ እጅግ በጣም ሰዎችን ብዙ ጊዜ የምመለከተው በአይን ነው። ምክንያቱም ከሰዎች ላይ የምፈልገውን ነገር ለመረዳትና ለማግኘት። በአይን ማየት ያስፈልጋል። እንዲሁም የተለያየ ካራክተራቸውንም ለመግለጽ የተለያየ ነገራቸውን ለመየት ስለእነሱ ብዙ ነገር ለማወቅ በእይታ ማየት አለብኝና ሰዎችን አያለሁ እመለከት

አዲስ አመትን እንዴት ታከብራለህ? ያው አዲስ አመትን እኔ የማከብረው በተለይ ለአዲስ አመት ልዩ ቦታ በመስጠት በተለይ ከስራ ሰዓትም ረዘም ያለ የእረፍት ጊዜን በመጠየቅ አዲስ አመትን ካለሁበት የስራ ሁኔታ እረፍት በመውሰድ በመውጣት ከቤተሰቦቼ ጋር እጅግ በጣም ስቄ ተጫውቼ ቦርቄ የማከብርበት ሰዓት ነው። እና አዲስ አመትን እጅግ በጣም ለቤተሰቦቼ ትልቅ ቦታ ሰጥቼ ራሴንም አዝናንቼም ማሳለፍበት በዓል ነውና አዲስ አመት ለኔ ትልቅ ቦታ የምሰጠው ትልቅ ለራሴን ጊዜ የምሰጥበት ሰዓት ነው። እና አዲስ አመትን ከቤተሰቦቼ ከቤተሰቦቼ ጋር በመሆን እጅግ በዜስታ በፍቅር በሳቅ በጨዋታ አሳልፋለሁ። አገባብኝ

የምትመኘው ስራ ምንድነው? ያው እኔ የምመኘው ስራ መምህርነት ነው። መምህርነት ሙያን በጣም እወደዋለሁ ሁሌም እመኘዋለሁ ምክንያቱም በማስተማር ውስጥ መማርም ስላለ። በህይወቴ ደግሞ መማርን እጅግ በጣም የምወደውና የህይወቴ አንዷ አካል አድርጌ የምንቀሳቀሰው ነገር ነው አሁን ላይም እየሰራሁት ያለ ስራ ተማሪነት ስለሆነ። ወደ ፊትም ማስተማርም እጅግ በጣም የምመኘው ስራ ነው። እጅግ በጣም የምወደው የማከብረውና ሄሌም አልሜውና አቅጄው የምንቀሳቀሰው ስራ ነው ማለት ነው። ምንም እንኳን ያው መምህርነት ከደሞዝ አንፃር እጅግ በጣም የወረደና ጊዜ ቦታም የማይሰጠው ስራ ቢሆንም ኢትዮጵያ ላይ ግን እኔ በተለይ በማስተማር ውስጥ መማር አለ የሚለው ሀሳብ። እቺ በጣም ስለሚያሰምነኝና ስለሚገዛኝ መምህርነትን እወዳለሁ አከብራለሁ። መምህርነት ሙያ አላማዬ ነው ኢላማዬ

የምታስታውሰው ልዩ በዓል አለ? አዎ። እጅግ በጣም በህይወቴ ያሳለፍኳቸውና የማስታወሳቸው እጅግ የሚያመምሩ ልዩ በዓሎች አሉ። ከእነዚህም መካከል ግን ከአእምሮዬ ላይ ለዘላለም ተቀርጾ የሚኖረውና እጅግ በጣም ውስጤን ያረከኝ የማስታውሰው በዓል። በተለይ እኔ ከተወለድኩበት አካባቢ የሚከበር አንድ የመንፈሳዊ በዓል አለ የአቡነ ዘራቡርክ ንግስት ጥር አስራ ሶስት የሚውል ነው። እና ይህ በዓል ለመጀመሪያ ጊዜ በዩኔስኮ በተመዘገበበት ስዓት አለም አቀፍ እይታ በአገኘበት ስዓት። በተለይ ያን የተከበረው በዓል እጅግ በጣም የማረሰውና እጅግ በጣም ሁሌ የማስታውሰው ነው። ምክንያቱም በዩኒስኮ ለመጀመሪያ ጊዜ ሲመዘገብ የባሉ ገጽታ በእጥፍ ደምቆ ነበር። የተከበረው ከፊት ከነበረው እጅግ በጣም በልዩ ሁኔታ እጅግ በጣም ታላላቅ ባለስልጣናት እጅግ በጣም ታላላቅ ሰዎች የታደሙበት። እና አጓጊና ሳሃ ማራኪ በዓል ነበርና እኔ የማስታውሰው በዓል

ይቅርታ መጠየቅ ቀላል ነው። ዋው ለኔ ይቅርታ መጠየቅ እጅግ በጣም ትልቅና ከባድ ነገር ነው። ይሄን ከባድ ነገር መፈጸም ታላቅነት ነው። ይቅርታ መጠየቅ በተለይ ያው ይቅርታ የምንጠይቀው እኛ አጥፍተን ላጠፋነው ነገር ስለሆነ። በተለይ ያጠፋነው ነገር መክበድ እና መቅለል ይቅርታ የመጠየቅን የመክበድ እና የመቅለልን ነገርን ይወስነዋል። በተለይ እንደ አጠቃላይ ግን ይቅርታ መጠየቅ ከባድ ነው በሚል እወስደዋለሁ። ምክንያቱም ያው አጥፊዎች እኛ ስለሆንን የበደልነውን ሰው ሄደን ይቅር ለመጠየቅ ትንሽ የሚከብድ ነገር ነው። እና ይቅርታ መጠየቅ በእኔ አስተያየት ከባድ ነገር ነው

ስለ በልጅነትህ የመኖሪያ ቤትህ ንገረኝ? ያው እኔ በልጅነት የመኖርበት ቤት ቤተሰቦቼ ገጠርማ ቦታ ላይ የሚኖሩ ናቸው። እና አስታውሳለሁ በልጅነቴ እንኖርባት የነበረ ቤት። ከሳር የተሰራች ሳሩ ቤት ትባላለች። በሳር የተሰራች ቤት ነበረች። እና እኔ ከተወለድኩና ካደግኩ ነው ቆርቆሮ የሚባል ቤት። የመጣውና ቆርቆሮ ቤት የመጣው እኔ ከተወለድኩ በኋላ ነው። እና እኔ የልጅነት ቤቴ የነበረችዋ ሳሩ ቤት ወይም ክዳኗ ከላይ በሳር የነበረ። በተለይ እጅግ በጣም ሀይለኛ ዝናብ በሚጥልበት ሰዓት ሳሩን በመብሰት አንዳንዴ የሆነ የሚያፈስበት አጋጣሚ የነበረበት ቤት የነበረ ነው። እና እጅግ በጣም የሚያስገርም እና እጅግ በጣም ባህላዊ ጥበብን የሚጠይቅ ስራ አይነት ነው

ቀዝቃዛ ያየር ሁኔታ ትወዳለህ? አዎ እጅግ በጣም እወዳለሁ በተለይ እኔ ተወልጄ ያደኩበት ደጋማና ቅዝቃዛ የአየር ንብረት ያለው ቦታ ነው። እና በዚሁ ቦታ ስላደኩ ቀዝቃዛ አየር ንብረትን እወዳለሁ እመርጣለሁም እጅግ በጣም ነው እምወደው። ያው ያደኩበትም ስለሆነ እጅግ በጣም እወዳለሁ እመርጣለሁ

ጥራት ያለው ስራ ማቅረብ ትችላለህ? አዎ እጅግ በጣም እችላለሁ እኔ ተማሪ እንደመሆኔ መጠን በተለይ ጥራት ያለው ስራ። አስተማሪያችን ፕረዘንት በሚሰጥበት ሰዓት ያን ፕረዘንት በሚገባ በመዘጋጀት እና አስተማሪን እስከማስደመም ድረስ በመዘጋጀት እጅግ በጣም ጥሩ አድርጌ አቀርባለሁ። እና ስራን በጥራት ነው የማቀርበው በተለይ የተለያየ ስራዎችን በምሰራበት ሰዓት ጥራት በጣም ደስ ይለኛል ፎከስ አደርጋለሁ። ቤተሰቦችን በማግዘበት ሰዓት የሚትሰጠኝን ሀላፊነት እና የሚሰጠኝን ተግባራት እጅግ በጣም በብቃት እና በጥራት መወጣትን እወዳለሁ። እና ስራ የምወጣው በብቃትና በጥራት

ኢሜል ትጠቀማለህ አዎ ኢሜል እጠቀማለሁ ከአንድም በላይ እስከ አምስት ኢሜል ድረስ እጠቀማለሁ። ኢሜል ያው እንደሚታወቀው ኢሜል እጅግ በጣም ጠቃሚና በጣም አስፈላጊ ነገር ነው። በተለይ ጉግል የተለያዩ መረጃዎችን ለማግኘት እና ያው የአለም አቀፍ ማህበረሰብ አካል ለመሆን ኢሜል አስፈላጊ ነው። እና ኢሜል እጅግ በጣም በጥንቃቄ በተለይ ኢሜል ለሌላ ሰው ሼር ካደረግንና ኢሜላችን ሀክ ከተደረገ አደጋ ላይ ስለሚጥል እጅግ በጣም በጥንቃቄና በብልጠት እጠቀማለሁ። ኢሜል ተጠቃሚ

አይስክሬም ትወዳለህ? አዎ! አይስክሬም ደስ ይለኛል፤ እወዳለሁ ያው አይስክሬም እወዳለሁ፤ ጥሩ ምግብ ነው፤ ግን አይስክሬም ያው ብዙ አክሰሱ ብዙም ስለማላገኝ የተለያዩ የሌላ የምግብ አይነቶችን ነው ብዙ ጊዜ የምጠቀመው እና አይስክሬም ያው ደስ ይለኛል እወዳለሁ።

ማደንዘዝ ትወዳለህ? ማደንዘዝ እጅግ በጣም አልወድም ምክንያቱም ማንኛውም ሰው ማደንዘዝ ጥሩ ነው ብሎ አያስብም እና እኔም ማደንዘዝ ጥሩ ነው ብዬ አላስብም እና አልወድም አልወድም ማለት ነው

የድርጅቱን ባህል ትወደዋለህ እጅግ በጣም እወደዋለሁ በተለይ የድርጅቱ ባህል በተለይ በድርጅቱ ውስጥ ያሉ ነዋሪዎችን ቤዝድ ያደረገ ስለሆነ። በተለይ አሁን የኛ አንድ ድርጅት ብናነሳ። የዩኒቨርሲቲ እንደ ድርጅት ብንወስደው የዩኒቨርሲቲውን ባህል እጅግ በጣም እወደዋለሁ። በተለይ ባህሉ ከተለያዩ ቦታ የሚመጡ ተማሪዎችን በእኩል እይታና በእኩል ሁኔታዎች ስለሚቀበል እና ያው የአክብሮት ባህል ስላለ ሁሉም ቦታ ላይ የሚመጡ ተማሪዎችን እጅግ በጣም እወደዋለሁ

ልዩ ችሎታህ ምንድነው? ያው እኔ እጅግ በጣም ብዙ ችሎታዎች አሉኝ እጅግ በጣም የብዙ ችሎታዎች ባለቤት ነኝ። ግን ያው የኔ ልዩ ችሎታ ኮምፒውተር ላይ ነው። ያው በተለይ ኮምፒውተር ትሬኒንግ ወስጃለሁ። እና አሁንም ቪዲዮ ኤዲቲንግ እና ግራፊክስ ዲዛይን እየሰራሁ ነው እና ይሄ በጣም ለኔ ልዩ ችሎታዬ ነው የምወስደው ነገር ነው

ስትታመም ከስራ ትቆያለህ? አዎ እቆያለሁ። ግን ያው ስታምም ከስራህ የምቆየው። ከ ስራ ባልደረቦቼ ወይም ደግሞ ከስራ ሀላፊዬ ፍቃድ በመጠየቅ። እስከመቅረትም ድረስ ስራ እቀጣለሁ። ነገርግን እ በ በተሰጠኝ የስራ ሰዓት ሰዓት ማሸራረፍ ደስ አይለኝም። ከስራ አልቆይም አልቆይም። ምክንያቱም ከስራ መዘግየት እጅግ በጣም የስራውን ህግና ስርዓት ማቆሸሽ ስለሆነ። ከስራ በሰአት ነው እምገኘው አልቆይም። አልችል ከሆነም ከአለቃዬ ወይም ከስራ ሀጋሮቸ ፍቃድ በመጠየቅ እስከአንድያው የመቅጣት ስራ እሰራለሁ እንጂ ከስራ አልቆይ

አካባቢዎን ይወዱታል? እጅግ በጣም እወደዋለሁ አካባቢዪን እወዳለሁ። ምክንያቱም ተወልጄ የተወለዱበት አካባቢ እጅግ በጣም ቀዝቃዛ የሆነ አየር ንብረት ያለውና ለኑሮ የሚያመች ነው። እንዲሁም የአካባቢዬ ጓደኞቼም ሰዎቹም እጅግ በጣም ፍቅር ያላቸውና በችግር ጊዜ የሚደርሱ የሚተሳሰቡ። በጣም የሚያስቀና ማህበራዊ ኑሮ ያለበት አካባቢ ስለሆነ እንዲሁም ደግሞ አካባቢዬ ምድራችን በተለይ ያው ያለንበት አካባቢ። እጅግ በጣም ለም አፈር ያለበትና እጅግ በጣም ሰብል የሚመረትበት ትርፋማ የሆነ አፈር ስለሆነ

የይለፍ ቃልህን ትጠብቃለህ? አዎ ይሄ የይለፍ ቃሌን እጠብቃለሁ። የይለፍ ቃሌን ከራሴ ውጭ ማንም እንዳያውቅ በማድረግ እጠብቃለሁ በተለይ የምወደው ጓደኛ እንኳን የምለውን እንዳያውቅብኝ አልፈልግም። የይለፍ ቃሌን ከራሴ ውጭ ማንም አያውቀውም። እጅግ በጣም እጠብቃለሁ እንግዲህ ያው የይለፍቃል እንደምናውቀው። የይለፍ ቃል ማንጠብቅ ከሆነ እጅግ በጣም ለትልቅ አደጋ ስለምንዳረግና ስለምንወድቅ። ይሄንኑ አደጋ ስለማውቅ እራሴን በተለይ ከዚህ አደጋ እከላከላለሁና። የይለፍ ቃሌን ከራሴ ውጪ ለማንም አላሰውኩም አልናገርም የይለፍ ቃሌን እጠብቃለሁ።

ቡና ወይስ ሻይ ትመርጣለህ? ያው እኔ ቡናን እመርጣለሁ። ሻይም ያው ጥሩ ነገር ቢሆንም በተለይ ሞር ግን ቡናን እመርጣለሁ ቡና። በበዓል ሰዓት እንዲሁም ደግሞ በደበረን ሰዓት እጅግ በጣም ፈታ የሚያደርግና አሪፍ መጠጥ ነው። እና ቡና አብዛኛውን ጊዜ እጠቀማለሁም ከሻይ የበለጠም ቡናን እመርጣለሁ ማለት ነው።

የስራ ቦታ እጅግ በጣም አሪፍ ነው ያው የኔ የስራ ቦታ ተማሪ ስለሆንኩ ዩኒቨርሲቲ ነው እና ዩኒቨርሲቲ እጅግ በጣም ደስ የሚል ቦታ ነው። በተለይ ተማሪዎቹ ለጋራ ጥቅማቸው የሚተጋገዙበት ለጋራ ውጤታቸው የሚሰሩበት በተለይ በመረዳዳት ደረጃ አብሮ በማጥናት ደረጃ የሚያስቸግሩ ጥያቄዎችን በጋራ በመስራት እጅግ በጣም ውጤታቸውን ለማሻሻል በግሩፕ የሚሰሩበት ሁኔታ እና እጅግ በጣም ደስ የሚል የስራ መንፈስ ያለበት ቦታ ነው። እንዲሁም በተለይ እጅግ በጣም ፍቅር መተሳሰብ ጓደኝነት የሚባለው ነገር እጅግ በጣም ጎልቶ የሚታይበት እና ደስ የሚል ቦታ ነው

ምን የቤት እቃዎች ትጠቀማለህ? ያው እኔ የምጠቀማቸው የቤት እቃዎች በጣም እጅግ በጣም ብዙ የቤት እቃዎች አሉ። የተለያዩ ባህላዊና ዘመናዊ የቤት እቃዎች አሉ። በተለይ እኔ የምወደውና የምጠቀመው ባህላዊ ቤት እቃዎች አሉ። ከሸክላ የሚሰሩ የቤት እቃዎች አሉ በተለይ እነሱ ድስት እንዲሁም ጥዋ ማሰሮ ጭንቁላ ምናምን የሚባሉ የሸክላ እቃዎች አሉ። እና እነሱን እጠቀማለሁ። እንዲሁም ደግሞ ያው የምጠቀማቸው የቤት እቃዎች እንደ ዳታን ብረት ድስት እንደ ጭልፋ ማንኪያ በራድ የትልቅዬ የቤተ እቃዎችን እጠቀማለሁ ማለት ነው

ባዶ እግር መራመድ ታውቃለህ ባዶ እግር ያው ተራምጄ አላውቅም። በተለይ በባዶ እግር መራመድ የሚያስከትለውን የጤና እክል ስለማውቅ። በባዶ እግር አልራመድም ተራምጄም አላውቅም። እና ያው በባዶ እግር መራመድ እጅግ በጣም ዋጋ የሚያስከፍልና ለጤና እክል የሚደረግ ነገር ነው። እና እኔ በባዶ እግር ተራምጅም አላውቅም መራመድም

ምን አይነት ስልክ ትጠቀማለህ? ያው እኔ ብዙ የሰልክ አይነቶችን ተጠቅሜ አውቃለሁ። ግን አሁን ላይ እየተጠቀምኩ ያለውት እና ደስ የሚለኝ የሰልክ አይነት ሳምሰንግ ጋላክሲ ስልክ ነው እነዚህን የስልክ አይነቶች እጠቀማለሁ። እጅግ በጣም ደስ የሚሉ የስልክ አይነቶች ናቸው ኢንተርኔት ኮኔክሽናቸው እጅግ በጣም ፈጣን ነው። እጅግ በጣም ስማርት ናቸው። እጅግ በጣም ጊዜው ጋር አብረው የሚራመዱ ሞዴሎች ናቸው። ያው የራሳቸው ድክመት ቢኖራቸውም ድክመታቸውም ያው ባትሪ ቶሎ የመጨረስ ሁኔታ ይታይባቸዋል ያም ሆኖ ግን ከሌላ ስልኮች በተሻለ በሚባል ደረጃ እጅግ በጣም ልህቀት ያላቸው በተለይ ኢንፊኒክስም ተጠቅሜ አይቻለሁ ከኢንፍኒክስ የተሻለ የስማርት አክቲቭ እና ኢንቴርኔታቸው ፍጣን የሆኑ የሳምሰንግ አይነት ስልኮችን እጠቀማለሁ።

ከልጅነቴ የምትዘከረው ነገር አለ? አዎ ከልጅነቴ እጅግ በጣም ብዙ የምዘክራቸው ነገሮች አሉ በተለይ የምዘክራቸው ነገሮች በመንፈሳዊና በአለማዊ ዝክር የሚባሉ አሉ። በመንፈሳዊ የምዘክራቸው ነገሮች በሃይማኖት ጠንካራ እንድሆን መቼም ሃይማኖቴን መቀየር እንደሌለብኝ እንዲሁም ደግሞ በሃይማኖት ስነ ስርዓቶች ላይ ቤተክርስቲያን ሲሄድ የተለያየ ለበረከት የሚመጡ ምግቦችን መጠጦችን እነሱን እዘክራለሁ። እንዲሁም ደግሞ በአለማዊ ህይወት ላይ በተለይ እናቴና አባቴ የዘከሩ ያሳድጉኝ ነገር አለ። ልጄ ሁሌም ቢሆን በስራ አለም ላይ በርትተህ መስራት አለብህና እጅግ በጣም ጎበዝ ተማሪ ሆነህ ታኮራኛለህ። እና በስራ አለም ላይ ጠንካራ በመሆን ውጤታማ መሆን እንዳለብኝ ሁሌም እየዘከሩና እየጎተጎቱ ነው ያሳደጉኝ። እና በእኔ ዝክር